እኔ በጣም የምወደው ቀለም ነጭ እና ጥቁር ነው። እና ነጭ እና ጥቁር ደግሞ የምወደው በቃ ስለብሰው በነገሮችም ላይም ሳይ ድምቅ ያለ ነው እና ደግሞ ነጭ ሲሆን ደግሞ በቃ ፍክት ያለ ብርሃን ያስገባል። ከዛ ከዛ አነጻር ልብስም ሲሆን ፀሀይ ይከላከልልናል። ለዛ በጣም እወዳልሁ። ነጭ በተለይ ነጭ

የቤት እንስሳ የምናለው ሰው በጣም ብዙዎች ናቸው። ከዛ ውስጥ ውሻ አለ ድመት አለች ከብቶች አሉ አህያ ፈረስ በጣም ብዙ አሉና። ከዛ ውስጥ ግን እኔ በጣም የምወደውና ቤቴ ውስጥ ያለኝ ድመትና ውሻ ነው። ድመትና ውሻ እኔ በጣም ነው የምወደው በዛ ብዬ ውሻ ልክ እንዴት? ነው ስናስለምደው በጣም ብዙ ነገሮችን ያውቃል። በጣም ብቻ ነገሮችን ይለምዳሉ ውሻ

ጥራት ያለው እቃ ማቅረብ አዎ ይቻላል። ግን ከአቅማችን አንፃር ነው ለሰዎች ያለንን ነው የምናቀርበው እና ግን ጥራት ያለው እቃ ማቅረብ ምን ማለት ነው? አንድ የ ከተሰራ ያልቆየ ኤክስፓየር ዴት ወይም ደግሞ የተሰራበት ጊዜ ያላለፈበት ሁለተኛ የተሰራበት እነሱ የተጠቀሙት ግብአት እኛ ጋር ደግሞ ከመጣ በኋላ የእቃን ምን ያክል ይቆያል? ምን ያክል ሳይበላሽ ሊቆይ ይችላል? የሚለውን ያካተታ ነው። ለዛ አንድ ሰው እንዳለው ፋይናንስ ነው ይሄንን ነገር ማቅረብ የሚችለው። እንዳለው በጀት ነውና ከዛ አንፃር ነው ግን ጥራት ያለው እቃ ማቅረብ ወይም ስራ ማቅረብ ይቻላል።

እኔ ብዙ ጊዜ የምጠቀመው የጀርባ ቦርሳ ነው። ምክንያቱም ቦርሳን የምንጠቀመው አንዳንድ ነገሮችን እንድንይዝበት ነው። የሚያስፈልጉኝ እለት እለት የምንጠቀሟቸውን ለልብስም ሊሆን ይችላል። በተለያየ ነገር ቦርሳ እንጠቀማለን እንደ ቦርሳ አይነት ማለት ነውና። እኔ ብዙ ጊዜ የሚይዘው ቦርሳ የጀርባ ቦርሳ ነው። ምክንያቱም ቀለል ያለ ነገሮችን እከትበታለሁ ለሰልኬ ፎን ደብተር ለስራ ቦታ የሚያስፈልገኝን ነገሮች ያን ነገር ስለማደርግበት። የጀርባ ቦርሳ እይዛለሁ እጠቀማለሁ

የእቃ ቁጥጥር የሚያደርጉ ሰዎች አሉ። የእቃ ቁጥጥር ማለት? ስንት ገባ፣ ስንቱ ወጣ፣ ምን ያክል አለ? ያለው እቃ በአግባቡ ተቀምጧል ወይ? የሚባለውን ለዛ እቃ ማንኛውም እቃ ሊሆን ይችላል። የሚመለከት መረጃ ነውና ያንን ደግሞ የሚያደርጉት የቃ ቁጥጥር ቦታ ላይ የሚያደርጉ ሰዎች ናቸው። እኔ እስካሁን እንደዚህን ስራ አልሰራሁም። ግን የቃ ቁጥጥር በደንብ ይደረጋል። ምክንያቱም አንድ ድርጅት የጋር ቁጥጥር ካላደረገ ሊከሰር ይችላል። ምክንያቱም የተበላሸውን አውጥቶልሽ ትችላለሽ ይችላል ያለውን ምን ያክል እንዳለው ካላወቀ ሊከስር ስለሚችል በደንብ የቃ ቁጥጥር ማድረግ ያስፈልጋል።

አዎ ጥፍር እቆረጠለሁ በአደገ ሰዓት ሁሉ ስለምቆረጥ። ለምን አንድ የስራ ቦታ ደንብም አይደለም ጥፍር ማሳደግ ለዛ ሁሌ ከስር ከስር መቆረጥ አለብኝ ማለት ነው። ሁለተኛ ደግሞ። ጥፍራችንን በደንብ መንከባከብ ካልቻልን እና ንጹህ ማድረግ ካልቻልን ብንቆረጥ ጥሩ ነው ብየ አስባለሁ

ያው ወቅቶች የተለያዩ ናቸው ክረምት በጋ ጸደይ የሚባሉ ክራይ አሉ የወቅት አይነቶች ማለብ ነው። ከዛ ውስጥም በጋ አንዱ ነው። በጋ ደግሞ ሞቃትና ደስ የሚል አየር ያለበት ወቅትም ስለሆነ በዛን ሰዓት በብዛት የሚሆነው እኔም ሆኖ የማደርገው ስራዎችን አከናውለሁ። እንደማንኛውም ጊዜ ስራ እሄዳለሁ እገባለሁ ሌሎችንም የሚፈጠሩ ነገሮችን እሰራለሁኝ ማለት ነው።

ገበያ የምሄድበት ቀን በሳምንት አንዴ ነው። ያን ቀን ሰንበስ ነው። ለዛ ሁሌ ገበያው መሄድ ያን ያክል አስፈላጊ አይደለም ለኔ። በሳምንት አንድ ቀን የሚያስፈልገኝን ነገሮች እገዛዛለሁ። ከዛ ለሳምንት ያክል ይበቃኛል ቀጣይ ደግሞ የሚሄደው አሁንም ቀጣይ ሳምንት ነው ማለት ነው

እኔ የምወደው ቁጥር ስድስት ነው። ስድስት ነው የምወድበት ምክንያት ደግሞ ከራሴ ከገል ህይወት ጋር ስለሚገናኝ ነው። በርግጥ ሁሉም ሰው የሚወደው ቁጥር ይኖራል ይለያያልም ብዬ አስባለሁ። የራስ የግሌ ግን ስድስት ነው ስድስት የተወለድኩበት ቀን ስለሆነ። ለዛ እወዳለሁ

ጨው ማለት ለምግብ ማጣፈጫ የምንጠቀምበት ግብአት ነው። ከዛ አንፃር ጨው ምግብን በጣም ቆንጆ ያደርጋል ግን በልኩ ሲጨመር ነው። እና ጨው ብዙ ሳይሆን መግባት ያለበትን ያክል እንደ ምግቡ አይተን ነው። ለምሳሌ የሚያቃጥል ነገር ብዙም ጨው አንጨምርም። ከዛ ከዛ አንፃር መመጠን ያለበትን ያክል መደረግ ያለበትን ያክል እወዳለሁ።

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ። በጣም ብዙ እቃ የምገዛ ከሆነ እጽፋለሁ በመጀመሪያ ወደ ሱቅ የምንሄደው የተለያየ ነገር ልንገዛ ነው ከሱቆች ደግሞ የምንፈልጋቸውንም ነገሮች ማግኘት እንችላለን በአቅራቢያችን ወደ ገበያ መሄድ ሳይጠበቅብን ማለት ነው። ለዛ ወደ ሱቅ ስሄድ ብዙ ከሆነ የምገዛቸው እቃዎች የተለያዩና በጣም ብዙ የሚሆኑ ከሆነ ዝርዝር እጽፋለሁ። ግን አሁን ለምሳሌ ወይ አንድ ወይ ሁለት ከሆነ ለዛ ብዬ ዝርዝር አልጽፍም

ዋይፋይ ትጠቀማለህ አዎ እጠቀማለሁ። ብዙ ጊዜ የግል ዳታ ብጠቀምም ግን አንዳንድ ቦታዎች ላይ ዋይፋይ ባለበት ቦታ ሲሄድ ዋይፋይ እጠቀማለሁ። ዋይፋይ ያው የተለያዩ ነገሮችን ከሶሻል ሚዲያ ላይ ወይ ኢንተርኔት ላይ ለማውረድ የሚጠቅመን። ለዛ ዋይፋይ ባለበት አብርቼ እጠቀማለሁ

እኔ የምወደው ሽታ ሽታ ማለት በነገራችን ላይ የምግብ ሊሆን ይችላል የሽቶ ሊሆን ይችላል ዶድራንት ሊሆን ይችላሉ ብቻ ብዙ የምንቀባባቸው ነገር ሊሆን ይችላል ምግብ ሊሆን ይችላል። እኔ ግን አሁን የምግብ የምወደው የወጥ ሽታ ምግብ ሲበስል ሳይ ሽታው ደስ ይላል እና የምግብ ሽታ

ያው እ ምግብን የምንመገበው በትሬ ሊሆን ይችላል በሳህን ሊሆን ይችላል። አንደኛ የሚወስነው የምንመገበው ነገር ነው። ለምሳሌ እንጀራ ከሆነ እንጀራ በትሪ ወይም በሳህን ነው የሚቀርበው። እእ እንደገና ደግሞ እንደሸ እንደ ሾርባ ምናምን ከሆነ። በሾርባ ሳህን እንመገ

ጥላ ወይ? ፀሀይ ትመርጣለህ እኔ የምመርጠው በፀሀይ ሰዓት ጥላን ነው። ምክንያቱም እ በጣም እዚህ ጋ ሙቀት በሚኖርበት ሰዓት እ ፀሀይ ላይ መቆም ትንሽ ሊያስቸግር ስለሚችል ከዛ አንፃር ቀዝቀዝ ያለ እ ሰላም ያለው ስንቆምም የማይረብሽ ቦታ ጥላ ላይ ስለሆነ ጥላን እመርጣለሁ

ብዙ አይነት መተግበርያዎች አሉ አሁን ላይ ካለንበት ጊዜም አንፃር በጣም ብዙ መተግበርያዎች እየተፈጠሩ ነው ያሉት። ከዛ ውስጥ ግን እኔ የምወደው መተግበሪያ ቻት ጅፕት ነው። ምክንያቱም ቻት ጅፕት ላይ ጥያቄ የሆኑብኝን ነገሮች መጠየቅ ስለምችል ቻት ጅፕትን እወዳለሁ

ማብሰል እችላለሁ የማበስለው ነገር የተለያየ ነው። ለምሳሌ ምግብ ማብሰል ሲባል ፓስታ ሊሆን ይችላል ሞኮረኒ ሊሆን ይችላል ዳቦ መጋገር ሊሆን ይችላል። ከነዚህ ሁሉ እኔ ፓስታ መስራት እችላለሁ። ዳቦ መጋገር እችላለሁ ቤት ውስጥ የሚያስፈልጉን መብሰል ያለባቸውን ነገሮች ማብሰል እችላለሁ

አዎ በሰአት የምደርስ ሰው ነኝ። ምክንያቱም ከሰዎች ጋር ቀጠሮ ሲኖረን ወይም ስራ ቦታ ወይም ለሌሎች አገልግሎቶች ለመጠቀም ስንሄድ። በሰአት መድረስ መቻል አለብን። ምክንያቱም አንደኛ ሰው ከቀጠርን ያንሰው በእኛ እንዳይበሳጭ። ምክንያቱም ሁሉም ሰው የሚሰራውን ስራ ትቶ ነው የሆነ ቦታ ላይ ቁጭቁጭ ሰው የሚጠብቀው እና ከዛ አንፃር። በጊዜ መድረስ ጥሩ ነው።

ቀዝቃዛ የአየር ሁኔታ እኔ ብዙም አልወድም። ያው ግን ክረምት ላይ ይኖራል ለሁለት ወር ወይም ለሶስት ወር ቅዝቅዝ ያገኘ አየር ሁኔታ ይኖራል። ያንንም ጊዜ የምናሳልፍበት ወፋፍራም ልብሶችንም በመልበስ ጃኬቶችን በማድረግ ቡትስ ጫማ በመጠቀም ስለሆነ። ቀዝቃዛ የአየር ሁኔታ ያው ቢመጣም ለሌሎች ነገሮች እንሸፍነዋለን

ቤተሰብ በብዙ ጊዜ ይሰበሰባል። ለምሳሌ በዓላት ላይ ሊሰበሰብ ይችላል የተለያዩ ዝግጅቶች ሲኖሩ ይሰበሰባል። ለምሳሌ ለፋሲካ በዓል። ሙሉ ቤተሰብ ይሰበሰባል። እንደገና ለገና ለጥምቀት ቤት ውስጥ ደግሞ ልደት ሲኖር። እንደዚህ አይነት ነገሮች የተለያዩ ድግሶች ሲኖሩ ይሰባሰባሉ

እድለኛ ነገር አልፎ አልፎ አለኝ ብዬ ኣሰባለሁ። ግን ይሄ ሁሌ ሰዎችን የሚያጋጥም ነገር ሳይሆን አንዳንዴ በአጋጣሚ ስራ ቦታ ሊሆን ይችላል። የሆነ ነገርም ስናገኝ ሊሆን ይችላል። ከስንት አንድ የሚገጥመን ነገር ነው። እድል እንጂ ሁሌ አብሮን ያለ ነገር አይደለም

ትንኝ ማለት ውሃ ሲኖር እና ቆሻሻ ነገር ሲኖር ብዙ ጊዜ የሚኖሩ ነገሮች ናቸው ወይም ደግሞ ክረምት ላይ ሊኖሩ የሚችሉ ነገሮች ናቸው። ከእርጥበት ጋርም ተያይዞ ማለት ነው። አሁን ላይ ደግሞ በጋ ስለሆነ ትንኞች የሉም። እኛ አከባቢ አሁን ላይ አይገኙም

ሻማ በተለያየ ጊዜ እናበራ እንችላለን ለምሳሌ መብራት በማይኖርበት ሰዓት እናበራለን። ሁለተኛ ደግሞ ልደት ስናከብር ሻማ ማብራት ያስፈልጋል። ሌላ ጊዜ ደግሞ ክብረ በዓላት ላይ ሲኖሩ ሻማ እናበራለን ማለት ነው። ለዛ በተለየ አጋጣሚ ሻማዎችን እናበራለን

አለቃ ማለት ስራ ቦታችን የበላይ ወይም ሀላፊያችን ማለት ነው ለዛ ድርጅት ተጠሪ ዋና ሀላፊ ማለት ነው። ለዛ እኔ ደሞ ከእሱ በታች እንደ መስራቴ ከአለቃዬ ጋር ያለኝ ግንኙነት ጥሩ ነው። ምክንያቱም ከአለቃዬ ጋር ያለኝ ግንኙነት ጥሩ ካልሆነ ስራው ሊበላሽ ይችላል። ስራ በአግባቡ ላልሰራ እችላለው

የቀን መቁጠሪያ ወይንም ካላንደር የምንለውን እጠቀማለሁ ብዙ ጊዜ ግን ቀናቶች ሲጠፉብኝ እንደዚህ በዓላቶችን ለማየት ነው እንጂ። የለት እለት ሳይሆን እለት ለምሳሌ ካላንደር የሚዘጋባቸውን ቀናቶች ለማወቅ የቀን መቁጠሪያ እጠቀማለሁ

ሰነድ የምናዘጋጀው ያው እንደ አስፈላጊነቱ ነው። ለምሳሌ የስራ ቦታ ሰነድ የሚያስፈልግ ከሆነ አዘጋጃለሁኝ። አለቃዬም ካዘዘኝ እንደገና ደግሞ አስፈላጊ ሰነዶች ካሉ እናዘጋጃለን። ልክ ለሌላም ስራ የሚያስፈልግ ከሆነ አዘጋጃለሁ። ግን እንደ እንደታዘዝኩት ነው የማዘጋጀው

ሰዎች የተለያዩ የጫማ ቁጥር ሊያጠልቁ ይችላሉ ያው እንደ እግራቸው ስፋት እና እንደሚመቻቸው አድርገው ለመልበስ ማለት ነው። ጫማቸውን እና እኔ የሚሆነኝ የጫማ ቁጥር ሰላሳ ዘጠኝ ነው። ለሽፍን ማለት ነው እና ለክፍት ደግሞ ሰላሳ ስምንትም ሰላሳ ዘጠኝም ይሆነኛል

በሚገባ ከሰዎች ጋር መስራት በጣም የሚያስደስት ነገር ነው። ምክንያቱም ከሰዎች ጋር ስንሰራ ወይም በቡድን ሆነን ስንሰራ አንድ የምንሰራውን ስራ በጊዜ እንጨርሳለን። ለምን ብዙ ስለሆንን ሁለተኛ ደግሞ ችግር እንኳን ካለ ቶሎ ለመፍታት አንዱን ማያውቀውን አንዱን ስለሚያቅ ይረዳናል። ሶስተኛ ደግሞ የሰው የእያንዳንዱ ሰው የሚችለው ነገር የተለያየ ስለሆነ አንዱ ደካማ የሆነበትን ነገር ሌላኛው በደንብ ስለሚችል በቡድን መስራት እወዳለሁ

ከመጽሐፎች የማነበው ብዙ ጊዜ ያው መጽሐፍ የምናነበው መጀመሪያ መረጃ ስንፈልግ ነው። እንደገና ደግሞ አይኖቻችንን እንዲነቃቃ አዲስ መረጃ እንዲኖረን ለዛ ይጠቅምናል ለዛ እኔ መጽሐፍቶችን የማነበው አንደኛ ጥያቄዎች ሲኖሩብኝ በነገሮች ላይ እንደዛ አነባለሁኝ ሁለተኛ ደግሞ አይምሮዬን ፈታ ለማድረግ አነባለሁ ለዛ አልፎ አልፎ አነባለሁ።

አዎ። ሽቶ እጠቀማለሁ። ሽቶ ለምን እንጠቀማለን ያው መዓዛችን ጥሩ እና ያማረ እንዲሆን ያደርገናል። ሽቶ ስንቀባ በራስ መተማመናችን ራሱ ይጨምራል። በተለይ ደግሞ ለሴት ልጅ ሽቶ በጣም ቆንጆ ስለሆነ ለዛ እጠቀማለሁ

አዎ አዳዲስ የስራ ግንኙነቶችን መፍጠር እፈልጋለሁ እወዳለሁኝ ምክንያቱም አንድ ስራ ላይ ብቻ ይዘን ቁጭ ካልን አዳዲስ የስራ ግንኙነቶችን የማንፈጥር ከሆነ። ከሰዎች ጋር አዳዲስ ልምድ አናገኝም አዲስ እውቀት አናገኝም። በፊት የምናውቀው ብቻ ስለሚሆንብን እና ስራችንን ማሻሻልም ከፈለግን ደግሞ አዳዲስ የስራ ግንኙነቶችን መፍጠር ግዴታ ነው ፍላጎትም ሳይሆን ግዴታም ስለሆነ። ከአንድም በላይ ሁለትም ሶስት አይነት የስራ አይነት ወይም ግንኙነቶችን መፍጠር ያስፈልጋል።

እኔ የምወደው መጽሐፍ ከፋይናንስ ጋር የተገናኙ መጽሐፍቶችን ነው። ምክንያቱም ከስራዬ ጋርም ስለሚያያዙ ለዛ የፋይናንስ መጽሐፍቶችን እወዳለሁኝ ስራዬንም ያጠናክሩልኛል እውቀቴንም ስለሚጨምር ስለማዳብርበትም። የፋይናንስ መጽሐፎችን እጠቀማለሁ

አዎ በየትኛውም ጊዜና ሰዓት አዳዲስ ቴክኖሎጂዎችን ወይም አዲስ የሚመጡ ቴክኖሎጂዎች መማር እወዳለሁ ምክንያቱም አዲስ ነገር ሁሌ ከተማርን ከጊዜ ጋር መሄድ እንዳለብን ገብቶናል ማለት ነው። ለምን? በድሮ ብቻ ይዘን ቁጭ የምንል ከሆነ አሁን አሰራሩ ደግሞ በአዲስ ቴክኖሎጂ ስለሆነ መስራት አንችልም። ለዛ አዳዲስ ቴክኖሎጂዎችን ሁሌ መማር እወዳለሁ። ለዛ እሱ ደግሞ ያግዘኛል ለስራዬ

አዎ ድግሶችን ለማስተካከል እሞክራለሁኝ እችላለሁ ማለት አስባለሁኝ። ምክንያቱም ግጭቶችን ማስተካከል ካልቻልን ከሰዎች ጋር ራሱ ያለን ነገር ተበላሽቶ ነው የሚቀረው። ለዛ እኛም በእኛ ምክንያትም ይሁን በሌላ ሰው ምክንያት ችግሮች ወይም ግጭቶች ከተፈጠሩ ያንን በመነጋገር ሊሆን ይችላል። በሌላም መላ ሊሆን ይችላል መፍታት ማስተካከል አለብን ማለት ነው

አዎ በጣም መዘመር እወዳለሁኝ። መዝሙር ማለት ያው ሁሉም ሰው እንደየ እምነቱ ለፈጣሪው አንድ ምስጋናን የሚያቀርብበት መንገድ ነው። መዘመር ማለት እና ምዘምርበት ቦታ ደሞ ቤተክርስቲያን ነው። አንዳንዴ ቤት ውስጥም መዝሙር እዘምራለው ማለት ነው።

አዎ የስራ ቦታው ጓደኛ አለኝ ጓደኛ ያው ብዙ አይነት ነው የስራ ቦታ ጓደኛ አለ የትምህርት ቤት አለ ግን የስራ ቦታ ጓደኞቻችን ስራ ቦታ የምናገኛቸው ጓደኞቻችን ናቸው። እዛ ስንሄድ የምናገኛቸው አብረን የምንሰራቸው ሰዎች ናቸው ማለት ነው

በድን ቋንቋ ታምናለህ እኔ በድን ቋንቋ አላምንም እውነቱን ለመናገር እውቀቱንም የለኝም ስለበድን ቋንቋ ግን ምናልባት የሚያምኑ ሰዎች ሊኖሩ ይችላሉ። ከእውቀትም አንፃር እኔ ግንዛቤውም ስለሌለኝ አላምንም። ለዛ አላምንም እኔ

አሁን የምትጠቀመው የስልክ አይነት ሳምሰንግ ነው ሳምሰንግ ስማርት ስማርት ፎን ነው። እና ስማርት ፎኖች ደግሞ በጣም አሪፍ ናቸው። የካሜራ ጥራታቸው ቆንጆ ነው። ቪዲዮ ወይንም ደግሞ የምስል ጥሪ ስናደርግ። ከበየነ መረብ አንዳንድ መረጃዎችን ማየት ስንፈልግ በጣም ፈጣን ናቸው ማለት ነው። ላያያዝም ምቹ ናቸው

የሽያጭ ግቦች ማለት አንድን ምርት እኛ ጋር ያለውን እቃ በዚህ ጊዜ እሸጣለሁ በዚህ ያክል ዋጋ እሸጣለሁ ብሎ ማሰብ ነው። እና የሽያጭ ሰራተኛ በነበርኩ ሰዓት። አሁን የሽያጭ ሰራተኛ አይደለሁም። ለዛ የሽያጭ ሰራተኛ በነበርኩ ሰዓት ግቦች ነበሩ እንጂ የማመጣቸውን እቃ የምሸጥበትን ጊዜያቶች። እና የማመጣው አይነት እቃ ራሱ ይሄንን እቃ መምጣት አለብኝ ብዬ ግብ አስቀምጣለሁ። ለምሸጥላቸው ደንበኞች ያ ያ ግብ ነው ለኔ የመሸጥ ግብ ነው።

አዎ በመስመር ላይ ሙዚቃ መስማት በጣም ያስደስታል። አንደኛ ጉዞአችንን ወይም ደሞ የመስመር ላይ የምናደርገውን ነገር ሳናስበው እንደንጨርስ ያደርገናል። በመስመር ላይ ሳንሰላች። ነገሮችን ሳናስተውል በደስታ በሙዚቃ እየሰማን ቶሎ ቶሎም ባንደርስ በዛ ሰዓት ነው ምንደርሰው። ግን እንዳናስተውል ያደርገናል። እና በመስመር ላይ ሙዚቃ በደንብ ነው ምሰማው።

በብዙ ሰዎች መካከል መሆን ይመቻል አዎ ይመቻል። ከብዙ ሰዎች ጋር መሆን በተለይ ያ ብዙ ህዝብ እኛ የምናውቃቸው አይነት ሰዎች ሲሆኑ። ከእነሱ ጋር ማውራት መረጃ መለዋወጥ ደስ ይላል

የስራ ግምገማ የምንለው ስራው እንዴት እየሄደ ነው? ምን ላይ ደርሷል? ምን ጎደለ ምን ይጨመር የሚለውን ነገር ለማየት ስለሆነ የስራ ግምገማ ተደርጓል። አዎ እኔ ጋርም ተደርጓል። ምክንያቱም የጀመርኩት ስራ ላይ ከእኔ በላይ ያለው የስራ ሀላፊ መጥቶ ስራውን ይገመግማል ማለት ነው።

የኔ ስራ አድካሚ ነውም አይደለምም ምክንያቱም ሁል ቀን ተመሳሳይ ቀን አይደለም የምናሳልፈው በስራ ቦታችን ከዛ አንፃር አንዳንድ ቀን ብዙም ስራ በማይኖርበት ጊዜ ያን ያክል ሊሆን ይችላል፣ ስራ ሲበዛ ደግሞ የሚያደክሙበት ጊዜያቶች ይኖራሉ ማለት ነው።

ዜናውን የት ታገኛለህ ዜናው ከብዙ ነገር ልናደኝ እንችላለን አሁን ላይ? ለምሳሌ የመጀመሪያው በቲቪ መመልከት እንችላለን ወይም ማግኘት እንችላለን በሬዲዮ እንችላለን። በየነ መረብ ላይ። ከዛም መልእክት እንችላለን እና በብዙ መንገድ ዜና። እነዚህ አሁን ከጠቀስኳቸው ውስጥ ማግኘት እንችላለን